የጫማ ቁጥርህ ስንት ነው? የጫማ ቁጥሬ እኔ ከአርባ አንድ እስከ አርባ ሶስት ነው። አንዳንዴ ከአርባ አንድ እስከ አርባ ሶስት ሲባል ከአርባ አንድ እስከ አርባ ሶስት የሆነበት ምክንያት እግሬ ቁመቴም እንኳን አንድ ሜትር ከሰባ አምስት ቢሆንም ግን እግሬ ደግሞ በጣም ረዘም ያለ ነው። እንዲ ሰፈፍ ያለ ነው። ምክንያቱም ሰላሳ ስምንት ቁጥር ሰላሳ ዘጠኝ አርባም አይበቃኝም ከሰላሳ አንዳንዴ በዚህ መካከል ሚገቡበት አንዳንዴ ቁጥሩ አርባ ሶስት ሆኖ ቁጥሩ አርባ ሶስት ሆኖ ሙሉው ጠባብ ጫማ አደለም። ምናልባት ያሰራር ዲዛይን ያሰራር ስነ ዘዴው ማለት ነው። ዘዴ የአሰራር ዘዴው ጠባብ ሆነ ማለት ስለዚህ ያ እኔ አይበቃኝም ማለት ነው። የእኔ ጫማ ቁጥርህ ስንት ነው ቢሉኝ፥ አርባ አንድ ቁጥር አርባ አንድ አርባ ሁለት እስከ አርባ አርባ ሶስት ድረስ እንደ ሙሉ ሆኖ ሰፋ ሰፊ ስለሆነ እንደዚህ አይነት ጫማ ነው ማለት ነው እኔ የማደርገው። እንደዚህ አይነት ጫማ ነው ማለት ነው እኔ ምረግጠው የማደርገው ማለት ነው። እና የጫማ ቁጥር ከፍ እና ዝቅ ያለበት ምክንያት ምክንያቱም ሰፊ ሲሆን የእግሬ መጠን ነው የሚወስነው ማለት ነው የጫማዬንም

ምን? አዲስ ነገር መማር ትፍርጋለህ መማር ትፍርጋለህ አንደኛ ምን መማር ትፍርጋለህ ኮምፒውተር ነው። የኮምፒውተር ነኮች መማር እችላለሁ እንደ ፎቶሾፕ። ቪዲዮ ኤዲቲንግ በቃ ፎቶሾፕ እና ቪዲዮ ኤዲቲንግ ማለት ነው። ፎቶሾፕ ወይም ግራፊክስ ቻልኩ ማለት በቃ ይሄ። ማስታወቂያ አሉ አይደል በቃ ማስታወቂያ በጣም በቀላሉ እንድሰራ በቀላሉ እሰራለሁ ማለት ነው። እነሱን ከተማርኩ። ምንድን? እንተን ይሄ ፎቶሾፕ ከተማርኩ ማስታወቂያዎችን በሚያምሩ ከለር እያያዝኩ ማለት ነው። ለሌላ ደግሞ መማር የምፈልገው። እንጅነሪንግ የምንድህስና የምንድህስና ትምህርት ምንድህስና ለምሳሌ አሁን ስለ ሃይድሮሊክ ወይም ስለ ወተር እንጂነሪንግ አንድ ውሃ ያንን አንድን ውሃ አንድ የቀርስ ውሃ አንድን የቀርሰ ምድር ውሃ ከርሰ ምድር ውሃ። አውቅ ማለት ስለዛ ስለ ከርሰ ምድር ውሃ። ስለ ከርሰ ምድር ስንል አንድ ከርሰ ምድር ላይ ያለው ውሃ አለ። ያንን አወኩ ማለት ያን ከርሰ ም ድር ምን አድርጌ። ወደ እንትን ቀይሬ ማለት ነው ወደ ምንድን ሲባል። ወደ እንተን ቀይሬ ያንን ውሃ ግን ወደ ልማት ብዙ የተደበቀ ውሃዎች አሉ እነዛን ውሃው ቀጥታ ወደ ልማት ማዞር ይቻላል። ሆኖ ደግሞ ላንተ። ወደ ማሳደግ ላንተ ቀጥታ ብዙ ነገር ኢንካም ታገኛለህ ማለት ነው። ወይም ምንድህስና ምንድንስና ትምህርቶች ምንድንስና። ሌላ ደግሞ ምንድህስና በሜዲስን። ይሄ እንስሳት የሰው ህክምና ለአንድ ሰው ከሰው አካል ክፍል እሱ የሰው አካል ክፍል ከለየው በኋላ ለእያንዳንዱ ምን ያሰፈልገዋል ለእያንዳንዱ ህዋስ ለእያንዳንዱ ነርቨ ራሮሎጅ። ሊሆን ይችላል የምጠቀመው። ስለዛ ስለ ምንድነው ነገር የማ መማር እፈልጋለሁ ማለት ነው። ስለ ምህንድስና። እንዲሁም ደግሞ ሌላ ምን መማር አል እፈልጋለሁ ማለት ነው። አሁንም። ይሄ ለመንድስ ህና ስለ አሁን ደግሞ ስለ እንስሳት የአንድ እንስሳት ህክምና ወይም ዶክተሬት። ያነን የእንስሳት ፓርት ውስጡን ውስጡን ፓርት ስትል ነው ምሳሌ። ምንድን በሽታ እንደያዘው ለመጥቃት በቀላሉ ያን ነገር ግን ከተማርክ ታውቃለህ ማለት ነው። ካልተማርኩ ግን እንደምታውቀው አላውቁም ማለት ነው። እና ስለዛ ስለ አንድ እንስሳት ስለ አንድ እንስሳት በቃ አናት ይሁን ስለ ውስጥ ፓርቱ። ያንን ውሃ ግን ወደ ልማት ብዙ የተደበቀ ውሃዎች አሉ እነዛን ውሃው ቀጥታ ወደ ልማት ማዞር ይቻላል። ክብር ነው የሚባለው ክብር ክብር መሆኑን ማወቅ እንስሳት ህክምና ወይም ስለ ቬተርናሊ ሜዲስን። በትማር ብዙ ላውቀው ምችል ማለት ነው።

ምን አይነት ስልክ ትጠቀማለ? እኔ የምጠቀመው ስልክ አሁን ኢንፍኒክስ ነው። ኢንፍኒክስ የምጠቀመው። ስማርት ሲክስ አስራ አንድ ቨርዥን አስራ አንድ ቨርዥን ይሆነ። ሶስት ራም? ስንት ጂቢ ሆነ ማለት ነው። ስልሳ አራት ጂቢ ቢል። ሶስት ራም ማለት ነው። የባትሪ ፓወሩ የባትሪ አቅሙ በጣም ጠንካራ የሆነ ለኮነክሽን ለዋይፋይ ለኮነክሽን ደግሞ። በጣምም ያልፈጠነ በጣምም ያልዘገየ ማሃከለኛ የሆነ ማለት ነው። ሚዲየም ይባላል በእንግልዚኛ ማሃከለኛ የሆነ። ምን ነው? ምን አይነት የምጠቀመው ትልቅ ማለት ነው ኢንፊኒክስ ማለት ነው ማስቲክስ ወይም አስራ አንድ ቨርዥን ማለት ነው። እና በቃ ይሄ በአንደኛ በጣም አስተማሪ ባትሪው ብዙ ቀን ቶሎ ቶሎ ቻርጅ አይደረግም። ቻርጅ አረገው ማለት ይበላሻል ማለት ነው ባትሪው እየተበላሸ እየፎርጀደ ፎርጄ ይላል ተበላሸ ተበላሸ ስለሚል። ስለዚህ እኔ የምጠቀመው ስልክ ምንድነው? ማለት ነው ስማርት ስማርት ሲክስ ነው ማለት ነው። እና ለመረጃም ለኮኔክሽንም በቃ ጥሩ ነው ሚድየም ሚድየም ነው እንደዚህ የሚለው ስልክ ነው ማለት ነው።

ሽቶ ትጠቅማለህ? ሽቶ እኔ አልጠምም ምክንያቱም ሽቶ ማልጠቀምበት ምክንያት በቃ እኔ እግዚአብሔር የፈጠረኝ እግዚአብሔር የፈጠረኝ በውሃ አልታጠብም። ውሃ እንዳየህ ብየ ሽቶ አልወድም። ሽቶ ሚጠቀሙት ራሱ እኔ አይ ያስጠሉኛል። ምክንያቱም በቃ ዝምብሎ በውሃ ከታጠቢ በሳሙራ እና በውሃ ቢታጠቡ በቃ ሽታ የሌላት ያስፈልጋል። ይሄንን በልስላሴ እንኳን ብለህ ብትቀባ በቀን ራሱ ሌላ አይነት ተጨማሪ እንትን አያስፈልግም። ምክንያቱም የራሳችን የሆነ ነው የኛ ብንጠቀም። ብዬ ነው ሽቶ አያስደርግም የምልበት ምክንያት። ሽቶ አንደኛ እንደሚታወቀው ምርቱ ከምን እንደተመረተ ያን ያህል ግልጽ ባይሆንም ግን ያው ጥሩ አይደለም። ላምሩ ሽቶማ ያስጠላ። ለአእምሮ ጥሩ አይደለም። ሽቶ ሲንስ ያው የሚሰጡት አለ የማይሰጡት አለ። እኔን ይሸተኛል፣ እኔን ምክንያቱም ይረብሸኛል ማለት ነው ሲሸተኝ ማለት ነው። እና ለዛ ነው ሽቶ እኔ ሽቶን ማልጠቀምበት ማልጠቀምበት ምክንያት እሱ ነው በዋናነት። እኔ ይሸተኛል ብዙም እኔ ፈላጎት የሌለው በምክንያት በዛ ነው። የተነሳ ነው ማለት ነው።